ምሽት ላይ ቤተሰቡ አብረን እንበላለን። ይህ የእለቱ ምርጥ ጊዜ ነው። እናቴ ጣፋጭ ምግብ ታዘጋጃለች። እህቶቼ እየረዳት ይሆናሉ። ሁላችንም በዙሪያ ተቀምጠን እንናገራለን። እያንዳንዱ የእለት ታሪክ ይናገራል። አባቴ ይስቃል። እናቴ ትተክዛለች። ወንድሜ አዲስ ነገሮችን ይናገራል። እኔ የእለቴን ልምድ እናገራለሁ። እንደዚህ አብረን መሆን እወዳለሁ። ቤተሰቤ የህይወት ማዕከል ነው። በየምሽቱ እናደርጋለን።